በዓል ሲመጣ ሁሉም ደስተኛ ይሆናል ቤተሰብ ሁሉ ይሰበሰባል። አዳዲስ ልብሶችን እንገዛለን ጽጌረዳና እንጀራ እናዘጋጃለን ቤቱን እናጸዳለን አባባዎችን እናስቀምጣለን ጎረቤቶች እርስ በእርሳቸው ይጎበኛሉ። ልጆች በጣም ይደሰታሉ ሁላችንም አብረን እንበላለን። አገሬ ዘፈኖችን ዘፍናለን የቤተክርስቲያን ዳዊት ይሰማል ሁሉም ሰው በረከት ይለዋወጣል። ይህ የበአል ጊዜ ነው በዓላት ህይወት ይሞላሉ ይላል። የሚያወራው ይሄ ዲያሎግ ስለ ስለ እንትን ነው ስለ በዓል ነው። እና የኢትዮጵያ በዓል አከባበርን ነው የሚያወራው። ኢትዮጵያ ውስጥ ያው በታሪክ በሃይማኖት በባህል በጣም የተያያዘ እና ብዙ አይነት የተለያዩ በዓላቶች አሉን። እና አከባበሩም ያው ከላይ እንደተጠቀሰው ነው። ሰዎች ጋር ከቤተሰብ ጋር በመሰባሰብ ከጎረቤት ጋር በመሰባሰብ በመብላት በመጠጣት። በመጨፈር ነው የሚያድገው ጊዜው እና ብዙ ጊዜ የኢትዮጵያ ዋና ዋና በዓላት የሚባሉት። እንቁጣጣሽ መስቀል ገና ፋሲካ እነዚህ የክርስቲያን በዓላቶች ናቸው። በእኛ በሙስሊሞች ደግሞ እኛ የምናከብረው የኢድ አልፈጥርና የኢዳ አላደሃ አረፋ በዓል ነው ማለት ነው። እና ብዙ ጊዜ በቃ ለምሳሌ አዲስ አመት መስከረም አንድ ላይ እንቁጣጣሽ የሚባለው አዲስ አመት የዘመን መለወጫ በዓል አለ። የዛኔ ያው ልጆች አበባ ይዘው ይዘምራሉ ቤተሰቦች ይሰበሰባሉ። የመስቀል ጊዜ ደግሞ ብዙ ጊዜ ወደ ጉራጌ አገር ነው የሚከበረው። በባዕላዊ በባህላዊ መንገድ ይከበራል። ክትፎ ቆጮ አይቤ ብዙ ነገር ተዘጋጅቶ በጉራጌ ባህል መሰረት ብዙ ጊዜ። ለምሳሌ ከአዲስ አበባ እና ከተለያዩ ቦታዎች ቤተሰቦቻቸው ጋር ሄደው ወደ ጉራጌ ሀገር በመሄድ ያከብራሉ ማለት ነው። እና እዛ ጋር በጣም ሞቅ ያለ ነው የመስቀል ጊዜ ብዙ ጊዜ ጉራጌ ሀገር ሞቅ ተብሎ ይከ ይከበራል ማለት ነው። እና መስቀል ጊዜ ደመራ ይበራል። እና ህብረተሰቡ በአንድ ላይ ይሰበሰባል። እና ይሄ የእምነት ነው የእምነት ባል ነው ክርስቲያኖች ነው የሚያከብሩት ሙስሊሞች እኛ ይሄን ባል አናውቀውም አናከብርም ማለት ነው። ሌላው ደግሞ የክርስቲያኖች ባል ገና ነው ኢትዮጵያ ውስጥ የሚከበረው። ከጾም ጸሎት ጊዜ በኋላ ነው የሚከበር ባል ነው። እና የባህላዊ ጨዋታው ይጫወታል። እና በጣም ብዙ ምግብ እየተበላ ምናምን ይከበራል እየተበላ የተጠጣ ከጎረቤት ከቤተሰብ ጋር ተሰብስበው ይከበራል ማለት ነው። ሌላው ፋሲካ ደግሞ የሚለየው ከረጅም ጾም በኋላ የሚ የሚከበር በዓል ነው። ሁለት ወር ጾም በተከታታይ ጾመው ከዛ በኋላ ነው የሚያከብሩት ማለት ነው። እና ሌላው ደግሞ ያው የኛ ሙስሊሞች ደግሞ የኢዳ አልፈጥር እኛም ከአንድ ወር ሮመዳን ከጾምን በኋላ እንደውም አሁን ከቀናቶች በኋላ እሮመዳን ሊገባ ነው። እና ከዛ በኋላ ያለው በዓል ነው ኢድ አልፈጥር የምንለው። አንድ ወር ፈጣሪያችንን ከታዘዝን በኋላ ቀኑን ሙሉ ከጾምን በኋላ አንድ ወር ከሞላን በኋላ ያው እናከብረዋለን ማለት ነው። በዓል ይሆናል ማለት ነው። እና የሚከበረውም እንደዚህ በመሰባሰብ በጋራ ጸሎት እናደርጋለን መጀመሪያ ላይ ቀናችንን ምንጀምረው በጋራ አንድ ላይ የሆነ ሜዳ ላይ ትልቅ ትልቅ ስታዲየም ላይ ተሰብስበን በመስገድ ነው ቀናችንን የምንጀምረው። ከዛ ደግሞ ወደ ከቤተሰብ ጋር ቀኑን እናሳልፋለን ማለት ነው። እየተጠያየቅን እየበላን እየጠጣን በቃ ደስ በሚል ሁኔታ ያልፋል ማለት ነው። እና ያው ዋናው ነገር የኛ የጥሙስሊሞች ጋር ባላትን ስናስብ ዋናው ነገር መብላት መጠጣት ሳይሆን ማካፈል ያለንን ለሌሎች ማካፈል የሚለው ላይ ነው ማለት ነው። ሌላው ደግሞ የኛ በዓል ሁለት በዓል ነው ያለን ሁለተኛው ኢዳላድሃ ወይም አረፋ ነው። ይሄም በቃ እንደ ይላል ፈጥር በመብላት በመጠጣት ከድሆች ከሌላቸው በመካ በማካፈል ምናምንም ያልፍ በዓል ነው ማለት ነው። እና አጠቃላይ መልኩ ያው ማሰባሰብን ነው ሰዎች ቤተሰብን በማሰባሰብ በበዓላት ምክንያት ተሰብስበው እንዲጫወቱ እንዲገናኙ ጊዜ አብረው እንዲያሳልፉ እንዲደሰቱ የሚያደርግ በዓል ነው ማለት ነው። እና የኢትዮጵያን በዓል አካባቢ ወር የህይወት መመሪያ ነው። ምክንያቱም እንዴት እንደሚያከብሩት የታወቀ ነገር ነው። እና በዝርዝር ያው አይተናቸዋል ምን ምን በዋል እንዳለ ከኢትዮጵያ በክርስቲያን በዘር በሃይማኖት የሚለያዩ ብዙ ሃይማኖታዊ በዓሎች አሉ። እሱንም ልክ እንደ መስቀል ገና ፋሲካ እንደምንለው ማለት ነው። እና ኢዳለድ አረፋና ኢድ የሙስሊም በሃይማኖት ይለያያል ማለት ነው። እንደ ኢትዮጵያ ደግሞ ሁሉም ነው ኢትዮጵያ የሚያከብረው ይባላል ያው አዲስ አመት መለወጥ ግን ያው የሙሴሞች አናከብረውም። ምንም ቢሆን አስበን